የምወደው ከተማ እዚህ ከሀገር ውስጥ ከሆነ እንትናን እወዳታለሁ። ድሬዳዋ በጣም ነው የምወዳት አዲስ አባን እወዳታለሁ። ይኸው አዲስ አበባ ብዙም አይደለሁም ይኸው ከአሉት ከኢትዮጵያ ውስጥ ከተሞች የተሻለች ዘመናዊ ነገር ስላላት ብቻ ነው። እንጂ ከዛ ውጪ ድሬዳዋ በጣም ይመቸኛል ድሬዳዋ የምወድበት ምክንያት ምንድነው? ሰው ነው አሁን ላይ እንደ አለምም እንደ ሀገርም ሰው በጣም ከፍቷልና። ሁሉም ቦታ ራስ ወዳድ ምቀኛ የበዛበት እራስ ወዳድ የበዛበት። በጣም አስቀያሚ አስቀያሚ ሰው ዝም ብሎ ከመሬት ተነስቶ። ለፀብ የሚፈልግ አይነት ሰው ነው የበዛው በየቦታው እና እንደገና ደግሞ የሆነ ችግር ተፈጥሮ ምንም ዞር ብሎ የማየኝ ሰው በዝቷል። አሁን እኔና ድሬዳዋ ደስ የሚለው ይሄ ነገር የለም። ይሄ ነገር የለም። ይኸው ጾም ማደር እዛ የማይታሰብ ነው። እርቦኜ አላድርም እዛ ሰው ሰው ያበላኛል ጎረቤት ያበላኛል። እንደገና ሀሜት አይኖርም ስድብ ዞር ሲሉ ስም ማጥፋት አይኖርም። ፍለፊት ነው ችግር ካለ የሚነጋገሩት ከምንም በላይ ለችግር በጣም ደራሽ ናቸው። የሆነ ስህተት ቢያገኙ ደግሞ ለእነሱ ተራና ኖርማል ነገር ነው። በቃ ተራ ነገር ነው ለነሱ ስህተት ተራ ነገር ነው የሆነ ማጥፋት የሆነ ነገር ብቻ። ያው ክፉ ሰው አለመሆኑን ካስተዋሉ በጣም ይቅር በይ ናቸው። እንደገና ብሉ ጠጡ አይነት ነገር ነው የሆነ ሰው ራበኝ ራበኝ ብዬ ብሄድ የሚያበላኝ ከተማ ቢኖር ድሬዳዋ ከተማ ነው። ወደዛ አካባቢ ያለ ሰው ራበህ ብሎ የሚሰጥ ሰው ነው እና ሀገሩን በጣም እወደዋለሁ። ቢያንስ ስም ማጥፋት የለበትም። አይ የለበትም አሁን እኔ ባልዋልኩበት ስንት የምታማው ነገር አለና። በሌለውበት ጭራሽ ባላሰብኩት ነገር እዛ ብሄድ ከጀርባዬ የሚያሞኝ ሰዎች አይኖረውም። ፍለፊት እንደዚህ ያደርግሃል ብላውን የሚጠይቁ እንደዚህ ያደርግሻል ነው ብላውን የሚጠይቁት እና። ድሬዳዋ በጣም ነው የምወደው። አንደኛ በግልጽነታቸው ሁለተኛ ደግሞ በጣም የችግር ደራሽ ናቸው ለችግር በቃ ቤታቸውን ከፍተው ነው የሚያሳድሩ ቤት ባይኖረኝ ቤት ያሳድሩኛል። ስለማውቀው ማለት ነው። ቤት ባይኖር በሆነ አጋጣሚ ገንዘብ የተዘረፌ ሊሆን ይችላል ምናምን ሌላ ሀገር ያው ሌባ ነው የሚባለው ተዘረፍኩ ቢባል ግን እዛ ተዘርፌ ስላቸው ምንድነው? ግቢና እኛ እኛ ቤት በቃ እኛ ቤት ትኖሪያለሽ እኛ ቤት እትን ምንም እንዳታስቢ ስለሚበላ ስለሚጠጣ ስለመኖሪያ ስለሚለበስ እንዳታስቢ የሚሉ ናቸውና። ሰው በጣም ስለሚያስደስተኝ የምወደው ከተማ ድሬድዋ ከተማ ነው። ከነ ከላይ ጀምሮ ከባለስልጣን ጀምሮ ታች ድረስ ያሉት አሁን ላይ በተለይ ያሉት በጣም ምርጥ ስለሆኑ የደሃ ምግብ ቤት ያለበት። ገንዘብ የማይከፍል ሰው የሚበላበት ምግብ ቤት የተከፈተበት በጣም ምርጥ ምርጥ በዛ ላይ በጣም ርካሽ ለህይወት ርካሽ የሆነበት ማለት ኑሮ ርካሽ የሆነበት ነው። እና አንድ ከተማውን የምወድበት ምክንያት በዚህ በሰው እንትን ነው ፍቅር ነው። በጣም ፍቅር ናቸው ሁለተኛ ደግሞ በፋስት ፉዳቸው በጣም ነው የምወዳት ድሬዳዋ ከተማ። ፋስት ፉድ እኔ ደግሞ በጣም እወዳለሁ እነዚህ መንገድ ላይ የሚዘጋጁ ምግቦች እና። እዚህ ከማያቸው እዛ የተሻለ ንጹህ ናቸው በንጽህና ነው የሚሰራው። እንደገና ደግሞ ውድ አይደሉም ርካሽ ናቸው በጣም ብዙ የሚጣፍጡ ምግቦች አሉ። በጣም ብዙ ብዙ እዚህ ሲሰራ አይቻል አቅም እዚህም ሆነ የትኛውም ከተማ ኢትዮጵያ ከተማዎች ሲሰራ አላይም እና። ድሬዳዋ የሚሰሩ እነዚህ መንገድ ላይ የሚሸጡ ምግቦች እንደገና ደግሞ ባቅላባ እኔ ከድሬዳው ውጪ የትም ልበለው አልችልም። ሙሸበክ ባቅላባ የመሳሰሉትን የመሳሰሉትን ጣፋጮች ጣፋጭ ምግብ ስለምወድ ጣፋጮችን እዛ ነው የማገኘው በዛ ላይ ርካሽ ነው። ዋጋ ርካሽ በመሆኗ ብቻ የምትወደድ ከተማ ናት። እና አልባሳት ጫማዎች የመሳሰሉት ኑሮ በቃ ዝቅተኛ ነው እዛ በጣም ዝቅተኛ ነው እና በዛ በዛ እኔ ከተማውን እወዳታለሁ ከኢትዮጵያ እዛ ሄጄ ብኖር ከምወደው ከተማ እዛ ሄጄ ብኖር ብዬ የምመኘው የምወደው ከተማ ድሬዳዋ ነው። በተለይ አልባሳቶች እንትን ናቸው እነዚህ ፌክ አይደሉም ኦርጅናል ናቸው። እና

ማራው እወዳለሁ የምወድበት ምክንያት ምንድነው? የእንጥል እንትን አለብኝ። ምንድነው? እንጥልዬ ትወርዳለች እና ብዙ ጊዜ ጉሮሮዬ አካባቢ እታመማለሁ አብጣለሁ ያብጣል አልተቆረጥኩም። እንጥሌ በዛ ምክንያት ብዙ ጊዜ አየር ሲቀያየርብኝ። ወደ ሙቀት አካባቢ ሲሄድ ወይ ደግሞ ወደ ቀዝቃዛ አካባቢ ሲሄድ ወደ ተለያዩ አካባቢዎች በሄድኩ ቁጥር። ከምበለው አንፃር ለየት ያለ ከሆነ ሙቀት ሲጨምር ምናምን እንትን ይልብኛል እንጥሌን ያመኛል እና። ልጅ እያለው ጀምሮ ምንድነው እናቴ እየሰጠች ያስለመደችኝ። ነው ማር በጉሮሮዬ መያዝ እና ረጅም ሰዓት ማር በጉሮሮዬ እንድይዝ እደረጋለሁ። ቤተሰብ ማር ያመጣል እኔ ስታመም እና በዛ ምክንያት እነሱ ራሳቸው ያው ብዙ ማር በ እየገዙ ስለተቸገሩ። ለኔ እኔ እኔን ህይወት ለማትረፍ እያሉ። ንብ ማርባት ጀመሩ እና የንብ ቀፎ አለ ከቤት ንብ ማር ይቆርጣሉ። እና እኔ በህመም ምክንያት ብዙ ማር በላ ነበር በጣም ብዙ ማርና ጉሮሮዬ ምንድነው እንዲድን ከሚያደርጉ ነገሮች አንዱ ማር ነው። እና በተለይ የጥቅምት ማር እኔ ከእንትን በጣም የምበለው በጣም ነበር የምበላ። እና በዛ ምክንያት ማር እንድወድ ሁኛለው አሁንም ድረስ ጉሮሮዬን ሲያመኝ። በጉሮሮዬ ረጅም ሰዓት ማሩን ይዤ እቆያለሁና እኔ ማቃጠል ስሜት አለው ምናምን ግን እድናለው ዞሮ እንጥሌ መልሳ ወደ ቦታዋ ትመለሳለች። እና በዛ ምክንያት ማረ እወዳለሁ በጣም ውድ ነው አሁን ላይ ኪሎ ስድስት መቶ ብር ነበረ። በርግጥ ከሌላው ከቅቤ ከመሳሰሉት አንፃር ማር በጣም ውድ አይደለም። ኧረ ኪሎ ስድስት መቶ ብር አይደለም። ስምንት መቶ ብር ነው የገዛሁት ባለፈው። ስምንት መቶ ብር ነው አሁን ግን ይጨምራል ምክንያቱም በጣም ብዙ ወራት አልፎታል ከስድስት ከሰባት ወር በፊት ነው። አሁን እስከ አንድ ሺህ ብር ገብቶ ይሆናል። ማር በተለይ በዳቦ መብላት በጣም በቃ ደስ የሚለኝ የምወደው ነገር ነው። ማር እወዳለሁ በዳቦ በጣም ነው የምንበላው ቤታችን ማር አይጠፋም በኔ በህመሜ የተነሳ። ቤታችን ማር በጭራሽ አይጠፋምና። ሰውም ራሱ የሚያመጣ ምንድነው የአካባቢያችን ሰው ማር ነው። ለኔ የሚጠቅመኝን ነገር ነው እኔን ለማየት ሲመጡ። ተሻላት ይጠይቃሉ ማለት በባህላችን የታመመ ሰው መጠየቅ እየተመላለሱ ግዴታ ስለሆነ። እና የሚያመጡት ነገር ምንድነው ብዙ ጊዜ ማር ወተት ነው ወተቱ ያው ዝም ብለው ነው የሚያመጡት ግን ማር ጥቅም ስላለው። መድሃኒት ስለሆነ እና በዛ ምክንያት እወደዳለሁ ሁለተኛ በተለያዩ ነገሮች ማር አስፈላጊ እንደሆነ ገብቶኛል። በተለይ ለጤና በጣም አስፈላጊ እንደሆነ ገብቶኛል። ምክንያቱም የሆነ ማህበራዊ ሚዲያ ላይ የሆነ ሰዓት ማር በደንብ ይላል። መውሰድ ከእንትን ከሳል ከሳምባ ምች የሳምባ ምች በጣም ከፍተኛ ሳል ያለበት ሰው ምናምን ቢወስድ ያገግማል በሰባት ቀን ውስጥ ያገግማል። ሙሉ ለሙሉ ይድናል የሚለውን አይቼ። እኔም እንደ አጋጣሚ ሳንባ ምችና ሳል በዛው አጋጥሞኝ ስለነበረ ምንድነው ቀጥታ ያደረኩት ድንብላል ፈጭቼ በማር እየለወስኩ በባዶ ሆዴ ጠዋት ጠዋት። መውሰድ ጀመርኩኝ በሶስት ቀን ነው ለውጥ ያገኘሁት በሶስት ቀን ውስጥ በጣም ነው የቀነሰልኝ። ሰባት ቀን ሙሉ ለሙሉ ነው የጠፋው። እና ማር በጣም ሀይል አለው እኔ የማላውቀው ማለት እኔ የማላውቀው እስካሁን አልተመራመርኩም ሲጀመር ስለ ብዙ ነገሮች ግን ማርንም እስካሁን አልተመራመርኩበትም። ግነ በማውቃት ትንሽ ነገር በጣም መድሃኒት ነው የጤና መድሃኒት ነው። እኛ አካባቢ የጥቅምት ማር ተቆርጦ ይቀመጣል ለመድኃኒትነት። ምክንያቱም ብዙ መድኃኒቶች ይቀመሙበታል። እና ማር እወዳለሁ። በየሰው ቤት በሄድኩ ቁጥር ማር ነው የሚሰጠኝ ታማሚም ስለነበርኩ ማር ስለሚያሽለኝ። በዛ ተጽዕኖ ማር በጣም ነው የምወደው። በዳቦ እንጠቀማለን እኛ ቤት ውስጥ ዳቦ አምባሻ ብዙ ጊዜ ይጋገራልና በእሱ ቁርሳችን የሚሆነው ብዙ ጊዜ ማር በዳቦ ነው። እና ማር በጣም እወዳለሁ። አሁን ራሱ አንድ ሺህ ብር ገብቶ ነው። ካገኘው ገዛለሁ እግዚአብሔርን

ቤቴን በየቀኑ የተለያየ ያጸዳድ ሁኔታዎች አሉት። በየቀኑ ማለት የምሰራቸው ስራዎች አንፃር ማለት ነው። ቤት ቤት ውስጥ ነው ብዙ ጊዜ ስራ የምሰራው ማንኛውም አይነት ልብስ ማጠብ ሊሆን ይችላል። ሻወር እምወስደው ቤት ውስጥ ነው ፀጉሬን የምታጠበው ውስጥ ነው ቤት ውስጥ ነው። ስለዚህ ቤቴን እነዚህን ስራ ስሰራ ማጸዳውና የተለያየ ዝም ብዬ ምንም ነገር ስራ ሳልሰራ ሰውል የማጸደው እንትን ጊዜ የተለያየ ነው። ቁጥሩ የተለያየ ነው። እና ለምሳሌ ዛሬ ሻውር ወስጃለሁ። ሻውር የወሰድኩት ቤት ውስጥ ነው በሳፋ ያው ግቢው ሻውር ስለሌለው ማለት ነው። እና ውሃ ይፈሳል ውሃ ሲፈስ ደግሞ ግዴታ እወለውለዋለሁ ከዛ ቆይቼ ደግሞ ፀጉሬን ታጠብኩ። አሁንም ግዴታ ውሃ ግዴታ ነው ምክንያቱም በጣም ጠባብ ቤት ስለሆነች። በዛም ይወለወላል እቃ ሳጥብ እወለውላለሁ አጥቤ ከጨረስኩ በኋላ። እጄን ስታጠብ ራሱ ስለሚረጫጭ እወለውላለሁ በጣም ትንሽ ስለሆነች ጠባብ ስለሆነች። እና ልብስ ሳጥብም እንደዚሁ ካጠብኩት ከጨረስኩ በኋላ እወለውለዋለሁ። እና ስራ ስሰራ ይሄው ቶሉ ቶሉ ነው የማጸዳው ማለት ነው። ቤቴ ቶሎ ቶሎ በጣም በፍጥነት እና ከዛ ውጪ ግን ምንም አይነት ስራ ሳይኖረኝ ቤት ውስጥ ከዋልኩ ግን። በቀን እጄን ስታጠብ ብቻ ነው ምክንያቱም እጄን ስታጠብ ብቻ ነው። ከሽንት ቤት መጥቼ ሊሆን ይችላል ምግብ በልቼ ሊሆን ይችላል ስታጠብ ያኔ ስለሚረጫጭ መሬቱ ምንጣፉ ስለሚቆሽሽ የዛን ሰዓት እንትን እንላለሁ እጸዳዋለሁ። ያው ከሶስት ከአራት ጊዜ በላይ አይበልጥም። ለማጽዳት ከዛ ውጪ ግን ምንም ነገር የማልጠቀም ከሆነ ምንም አላጸዳውም። ማለት እኔ የማሳልፈው ጊዜን አልጋዬ ላይ ነው እና ረጅም ሰዓት በዛ ምክንያት እኔ ምንም የማቆሸሽበት ምክንያት የለም። ቤት ግን አሁን ዛሬ ለምሳሌ ከሰአት አካባቢ ማለት አራት ሰዓት አካባቢ ነው የመጣሁት ወደ ቤት የገባሁት። ስለዚህ ከአራት ሰዓት ጀምሮ ገላየን ስታጠብ አንድ ጊዜ ከዛ ደግሞ ፀጉሬን ስታጠብ ሁለተኛ ከዛ እቃ ሳጥብ ሶስተኛ እንደገና እጄን ስታጠብ አራተኛ አሁን አስር ሰዓት ሆኗል በአራት ሰዓት ውስጥ አራት ጊዜ አጽድቸዋለሁ ማለት ነው። እና አሁን ራሱ ስጨርስ መንቀሳቀስ ስጀምር አሁን ደግሞ አጸዳለሁ ለአምስተኛ ጊዜ እና አንደዛ አጸዳለሁ ማለት ነው። ከዛ ውጪ በቀን ከሶስት ከአራት በላይ አይበልጥም አሁን ይሄ ቀኑን ሙሉ ቤት ስላልዋልሁ ነው ከዚህ በኋላ እንግዲህ አንድ ሁለት ጊዜ ላጸዳ እችላለሁ። ጠዋት ብኖር ኖሮ ደግሞ አንድ ሁለቴ ላጸዳ እችላለሁ። ስለዚህ የተለያየ ነው እንትኑ መጠን የለውም። ግን ስራ ሳልሰራ ኖርማን ምክንያቱም ስራ የምሰራባቸው አሁን በሳምንት አንድ ጊዜ ገላየን ልታጠብ እችላለሁ። እና ከሰባት ቀኑ ሁለት ቀኑን ብሰራ ረጅም ስራዎች ብሰራ በአምስት ቀኑ አስበን በአምስት ቀኑ በቃ አራት ጊዜ እናጸዳለን። ጠዋት ከዛ ምሳ ልንሰራ ስንል ከዛ ምሳ ሰርታን ጨርሰን ከበላን በኋላ ከዛ ደግሞ ወደ ማታ አካባቢ አራት ጊዜ ሊጸዳ ይችላልና እንትን የለውም። ቁጥር የለውም ግን አራት ጊዜ ካነሰም ከበዛም አራት ጊዜ ከአራት ጊዜ በላይ አላጸዳም። በጣም ጠባብ ነች። አልጋው ሙሉ ለሙሉ አልጋ እቃው የተቀመጠበት ቦታ ይበልጣል። እቃ ምናምን መጣድ ያረፈበት ብዙ መደርደሪያ ምናምን ያለበት የውሃ ማጠራቀሚያ ያ ያለበት ብዙ ነገሮች አሉ። እና ይች እንትን የሆነች ነፃ ቦታ የሆነችዋ በጣም ትንሽ ናት። እና እሷ በተንቀሳቀስኩ ቁጥር ስለምትቆሸሽ አጸዳታለሁ። እና በቀን አራት ጊዜ ቤቴን አጸዳለሁ

ለሽቶ ከቅርብ ጊዜ ወዲህ መጠቀም ጀምሬያለሁ ስለ ሽቶ ድንቅ ነገር ስለ ሽቶ መውደድ የጀመርኩት መጠቀም የጀመርኩት ከቅርብ ጊዜ ወዲህ ነው። ከዛ በፊት ያን ያክል ጉጉት የለኝም ምክንያቱም ቲኔጀር አካባቢ የሆንኩበት ልጅ ምናምን ስለሆንኩ ያን ያክል እንደዚህ አይነት ላይ ምንም ትኩረት አልሰጥም። እና ከቅርብ ጊዜ ወዲህ ግን ሽቶ በጣም ማውደድ ጀመርኩኝ። እነዚህ በተለይ በፊት በጣም ደማቅ ሽቶዎችን ነው ማለት እንደ ወደድኩ አካባቢ ደመቅ ያለ ሽቶዎችን ነበር ምወዳው ከዛ እየቆየሁ ምንድነው? እነዚህ በጣም ቅዝቅዝ ያሉ ረጅም ሰዉነት ላይ የሚቆዩ የሚያምሩ ሽቶዎች አሉ ሚጣፍጡ ሽቶዎች አሉ። እና በተለይ የወንዶች የወንዶች ምንድነው? በጣም እንትን አይደለም ደማቅ ሽታ ያላችሁ አይደለም እነሱን አሁን ከቅርብ ጊዜ ወዲህ ጠለኋቸው። አፍንጫዬን ሁሉ እራሱ እንትን ይለኛል በጣም ይሰረስረኛል ደመቅ ያለ ሽቶ እና ቅዝቅዝ ያሉ ረጅም ሰዓት ሰውነት ላይ የምቆዩ ሽቶዎችን እጠቀማለሁ። እነሱ ጠቃሚ ናቸው። እና እኔ ዶዶራንት ቦዲ እንትን አልጠቀምም። ብዙ ጊዜ ምንድነው? እነ ኳሊቲ ሜክ ያላቸውን ከወንድሜ እየወሰድኩ ነው የምጠቀመው። ምክንያቱም እሱ ምንድነው? ጥሩ ነገር ነው የሚገዛው። ዋጋቸውም በዘው ልክ ዉድ የሆኑ ናቸው። በዛ ላይ እኔ የምፈልገውን አይነት ነው የሆነ ቅዝቅዝ ያለ ደስ የሚል ነው። ወንድሜ የሚቀባቸው እና ከእሱ ነው የምወስደው። እኔ ሽቶ እወዳለሁ እጠቀማለሁ

ስራዬን በጣም እወደዋለሁ በጣም በምክንያቱም ቤቴ ውስጥ ቁጭ ብዬ ነው የምሰራው ከማንም ጋር ምንም አይነት ግንኙነት የለኝም። የራሴ ድካም ነው። ስራዬን ውጤታማ ሊያደርገው የሚችለው የራሴን ብርታት ነው ስራዬን ውጤታማ ሊያደርግ የሚችለው። ቤት ውስጥ የማደርገው እንቅስቃሴ ነው ዞሮ ስራዬን ውጤታማ ሊያደርግ የሚችለው እና። ቤት ውስጥ ነው እምሰራው ከሰዎች ጋ ምንም ያገናኘኝ ነገር የለም። ነገ ምንድነው? ሪስክ የሌለው ስራ ነው ደስ እሚለው ከሰዎች ጋር አያጋጨኝም። ኦንላይን መስራት እየተዝናኑ ነው እምሰራው አሁን። ከቤተሰቤ ጋር ሄጄ ከፈለኩ ከፈለኩ ብቻዬን ሆኜ ከፈለኩ የፈለኩት ሀገር ሄጄ የምሰራው ስራ ስለሆነ። ስልኬና ዋይፋይ እኔ ብቻ ነኝ የማስፈልገው በቃ። ከዛ ውጪ ስልኬ ምንድነው? ስራዬ ላይ ምንም አያስፈልግም እና። ገንዘብ አያስፈልግ እኔ ነኝ ጥንካሬ ብቻ ነው የሚፈልገው እና። እወደዋለሁ በጣም ነው እምወደው። ቁጭ ብሎ ዘና እያሉ እረፍት እየወሰዱ እየተዝናኑ በጎን ሶሻል ሚዲያም ሊሆን ይችላል። ማህበራዊ ሚዲያ ማህበራዊ ነገሮችንም እየተወጡ ሊሆን ይችላል። በብዙ በብዙ ነገር በጎን እያካሄድኩ ነው የምኖረው በጣም ዘና ሆኜ። እንትን አለኝ በቂ ጊዜ አለኝ ለራሴ በቂ ጊዜ አለ። ብዙ ነገር ማድረግ እችላለሁ። እና ምንድነው አለቃ የለበትም? ደስ የሚል ስራ ነው። እሚያዝ ሰው የለበትም ገንዘብ ስጡኝ አትስጡኝ የሚል መለማመጥ የለም። ሰው ግዛኝ አትግዛኝ ገዝቶ ስለመደር ማለት ነጋዴ መሆንም አንድ መጨናነቅ ስለሆነ። የኔ ስራ ምንድነው? ቁጭ ብሎ ቤት ውስጥ ከላፕቶፕ ጋር ከስልክ ጋር ስራ መስራት ነው በቃ። ስራ መስራት ነው። አንዳንድ የዩቲዩብ ትምህርቶችን እያዩ አዳዲስ የሚመጡ ስራዎችን እየመረመሩ መስራት ነው። ምን ያክል እውነት ናቸው አይደሉም ብሎ መስራት ነው በቃ። ደስ ይለኛል በጣም ደስ ይለኛል። የምር ሁሉም ሰው ይሄ ኦንላይን ስራ ቢሰራ ማለት ነው በቃ ሰላሙን አግኝቶ የሚኖር ነው የሚመስለኝ። በቃ ሰላማዊ ነው በጣም ማለት ነው። አንዳንድ ስራዎች አንዳንድ ምሰራቸው ስራዎች ደግሞ ሳላስበው በጣም ብዙ ገንዘብ ያመጣሉ። በዛው ልክ ድካምም የሚያላብሱ እሚያጎናጽፉ ስራዎችም አሉ ድካም። ቢሆንም ግን ከሰው ጋር ምንም ግንኙነት ስለሌለኝ ደስ ይለኛል። አለቃ እሚባል ደስ ይለኛል። ቤቴ ውስጥ ምንም ሳልቸጋገር ሳልጨናነቅ ስለምሰራ በጣም ደስ ይለኛል። ብቻ ኦንላይን ስራ በጣም ደስ የሚል እየተዝናኑ እሚሰራ ነው። ቤት ውስጥ ሆኖ የሚሰራ ነው። በቃ በሰዎች ምንድነው? በሰዎች ፊት ስራ አጥነኝ በሰዎች ፊት ዱርዬ ነኝ በሰዎች ፊት እና እናትና አባቱን ወይ ደግሞ ያሰለቸው ሰው ነኝ። አልሰራም። ቤት ውስጥ ተቀምጬ መብላት ነው የኔ ስራ እሚመስላቸው ሰዎች። ደስ ይለኛል እንደዚህ አይነት አስተሳሰብ ስላላቸው ስራ ስራዬን አያውቁትም ደስ እሚለው ስራዬ። አይገባቸውም ለማስረዳት ብሞክርም አይገባቸውም። በተለይ ትልልቅ ሰዎች እና ደስ ይለኛል ስራዬ ይሄን ያክል ገንዘብ ታገኛለሽ ተብዬ አልገመትም። ምክንያቱም ስራ ፈት ነኝ እሚባለው እኔ ይኸ። ኦንላይን ላይ ስራ አልሰራም እኔ ለነሱ ኦንላይን እሚባል ስራ አያውቁም እነሱ። ስለዚህ እኔ ስራዬን በጣም ነው እምወደው። ከእኔ እሚጠብቅ ሰው የለም ስራ ፈት እንደሆንኩ ስለሆነ የሚያስቡት አሁን ቤተሰቦቼ። ስራ ፈት ነኝ ቤት ውስጥ የምወል በቃ ስራ አጥቼ ምናምን እምውል ሰው ነኝ ለእነሱ እና። ገንዘብ አይጠይቁኝም። ደስ እሚለው ደግሞ በዛው ልክ ደግሞ ምንድነው? ስራዬን እምወደው ነገር ገንዘብ እንደማገኝ ስለማያውቁ እነሱም ርቀውኛልና በሰላም ነው እምኖረው። ሰላም ሰላማዊ ህይወት እንድኖር አድርጎኛል። ስራዬን እና እወደዋለሁ ኦንላይን ስራ በጣም ደስ ይላል። ምንም ወጪ የለውም። ጊዜ ብቻ ነው ወጪዬ። ከዛ ውጪ ዘና እያልኩ ነው እምኖረው እና። አይ ላይቪው ስራዬ። እወድሃለሁ ስራዬ። እከብርሃለሁ ኑርልኝ

ብዙ አይነት የይለፍ ቃል አለ። በትንሹ ግን የይለፍ ቃሌ። ከስልኬ ፓስወርድ ስጀመረው። የተለያዩ ናቸው የሆነ ሰዓት ላይ ለመጀመሪያ ጊዜ። ስልክ ማለት ይሄ ተች ስልክ መያዝ ስጀምር ስማርት ስልክ መያዝ ስጀምር ምንድነው? የኢሜሌን እንዳለ የቲክቶኬን የሁሉንም ኢሜሎች ፓስወርድ እረሳቸዋለሁ አሁን እኔ ረስቻቸዋለሁ አሁን የድሮዎቹ ፓስዋርዶቼ የሉም እንደ አዲስ ከፍቼ ነው። እንትን እንደሚጠቅሙ ያወኩት አሁን ስራ መስራት ከጀመርኩ በኋላ ነው። በስልክ እና በፊት ኤሚሌንም የቲክታኬንም የምንም አላገኝም ፓስወርዴን አላገኝም ቶሎ ጭራሽ አላገኝም እረሳዋለሁ። አልጠበቅም ነበር እና በዛ ምክንያት በጣም ብዙ ተጎድቻለሁ። ለምሳሌ በጣም ብዙ ፎሎወር ያለኝ እንትኖቼ ቲክታኬ እንደ አጋጣሚ ኔትወርክ ተዘጋ ኢንተርኔት ተዘጋና ከዛ እንደገና ስከፍት አፕዴት አለኝ። አፕዴት ብሎ ፓስወርድ አለኝ ፓስወርድ ይሄ የይለፍ ቃሌን ደግሞ ከየት ላምጣ ረስቼዋለሁ። በቃ እና የይለፍ ቃሌን አልጠብቅም ነበረ በፊት ምክንያቱም አስፈላጊነቱ ያን ያክል አላውቅም ነበረ። አሁን ከቅርብ ጊዜ ወዲህ ምንድነው? ስልኬ ላይ ቢዝነስ ከጀመርኩ በኋላ ስልኬ ላይ ንግድ ስልኬ ላይ ስራ ከጀመርኩ በኋላ እያንዳንዱን የይለፍ ቃሎቼን በሙሉ መያዝ መጻፍ እንደገና ሚስጥራዊ ማድረግ ጀመርኩኝ። ሰው የሚያውቃቸውን ከዚህ በፊት ጓደኞቼ ሴት ጓደኞቼ ያውቋቸው የነበሩ ብዙ እንትን የይለፍ ቃሎች ነበሩና እነሱን በሙሉ ቀየርኩና እንደ አዲስ የማይረሳ እንደገና ሰው የማያውቀው በዛ ስብስብ የይለፍቃል። መጠቀም ጀመርኩ እና ይሄን ደግሞ እንዳደርገው ያደረገኝ ባለቤቴ ነው። ምክንያቱም እሱ እሱ ነው ያስለመደኝ ስልክ ላይ መስራት እንዳለብኝ ያስለመደኝ እሱ ነው። እና የይለፍ ቃሎቹን መጠበቅ እንዳለብኝ ያስለመደኝ እሱ ነው። በፊት ላይ ምንም አላውቅም በቃ አሁን የመጀመሪያው የጎግል ኢሜሌ የይለፍቃል አላውቀውም ነበር። አሁን ላይ አልጠቀምም እንግዲህ እንደ አዲስ ከፍቼ ነው። እንደ አዲስ ፓስወርድ ቀያይሬ ነው የይለፍ ቃሌን ቀያይሬ ነው እና አሁን እኔ የይለፍ ቃሌን እጠብቃለሁ። በኖትቡኬ ነው ስልኬን ለሰው መስጠት አልወድም። ብሰጥም ፓስወርድ የይለፍ ቃል አልናገርም። ከዛ ውጪ ደግሞ ድብቅ የሆነ ኖት ኖትቡክ አለኝ እሱን ምንድነው? ከእንትኖች ጋር ሰዎች ስልኬን በነካኩት ሰዓት ገብተው የይለፍ ቃሎች ብዙ አሉ እንዳይጠፉኝ በጣም ብዙ አሉ ማለት ብዙ አፕሊኬሽኖችን ብዙ መተግበሪያዎችን ስለምጠቀም እነዛ ደግሞ እያንዳንዳቸው የይለፍ ቃል አላቸው። ብዙዎቹ በተለይ እነዚህ ገንዘብ የሚያመጡ ነገሮች ላይ የይለፍ ቃል ግዴታ ያስፈልጋል። በተለይ ዊዝድረው የምናደረግበት ምን የሚወጡበት የምንሸጥበት የምንገዛበትን የይለፍ ቃል አላቸው እና እነሱን ምንድነው? ጽፌ አንደኛ ይዣለሁ ሁለተኛ ደግሞ ውስብስብ እና ያልተለመደ አይነት የይለፍ ቃል ነው ያለኝ። እና የይለፍ ቃሌን እጠብቃለሁ ምክንያቱም አሁን ስራዬን መዝናኛዬም ሁሉ ነገሬ ምንድነው ስልኬ ላይ ነውና። ስልኬ ላይ ደግሞ ሰዎች ገብተው የይለፍ ቃሌን ተጠቅመው እንትን እንዳይሉ ስልኬንም ሆነ ኤቲኤሞቼን የሁሉንም የባንክ የሲቢኢ የእንትን የሞባይል ባንኪንግ የመሳሰሉትን የይለፍ ቃሎች። ውስብስብ ውስብስብ ይሆናሉ ብዙ ጊዜ ከዛ ውጪ ደግሞ ድብቅ ይሆናሉ ለማንኛውም ሰው አይነገርም። እና የይለፍ ቃሌን እጠብቃለሁ

በመስኮት ጎን መቀመጥ አልወድም ምክንያቱም አንዳንድ እንስሳቶች በረው ይገባሉ ድመቶች በረው ይገባሉ። እኔ ደግሞ ነፍሳት አልወድም እንስሳት አልወድም። አንዳንድ ነገሮች በመስኮት በኩል ነው የው ጥቃትም ሊሆን ይችላል። በተለይ መሰሪያ ቤቶች ትምህርት ቤቶች ላይ ቤቶች ላይ። በመስኮት በኩል ነው አንዳንድ መጥፎ ነገሮችን ሚከስቱት እና በመስኮት በኩል መቀመጥ አልወድም። ብዙ ጊዜ ግድግድ አካባቢ ጫፍ ላይ እና በር አካባቢ ብሆነ ይሻለኛል እንጂ። በአብዛኝው ትምህርት ቤት በመስኮት አካባቢ አልቀመጥም የነበረ። በውጭ ያለው ሰው ይረብሽ ነበረ በመስኮቱ አካባቢ ከቤቱ ውጭ ያሉ ተማሪዎች። በዛ ሲያልፉ በጣም ነበር የሚረብሹን እና መማር አንችልም ነበረ። ደሞ እንደ አጋጣሚ ሆኖ ከዞርን ወደ መስኮቱ ለማየት ከሞከርን ምንድነው? አስተማሪው የው በኤሌክትሪክ ገመድ ነው። ሚመታን እና የእሱ ተጽኖ በቃ ሳይኳችን ላይ በጣም እኔ ሳይኮየ ላይ በጣም ተጫውቶብኛል እና አሁን ላይ በመስኮት ስቀመጥ። ለማየት ዘወር ካልኩ ትዝ የሚለኝ ልጅ እያለሁ እንትን የሚለኝ አስተማሪው ሚገርፈኝ ነገር ነው። ድንገት ሥዞር ድንገት ያየኛል እና ምንም እኮ አይቼ እኮ እመለሳለሁ ግን ለሱ ሚመስለው ረጅም ሰዓት ወደዛ እያየሁ ምከታተለው አይመስለውም እንደዛ የ ሥለሚያደርግ። በመስኮት በኩል መቀመጥ አልወድም። እና ምንድ ነው ከፍ እያልኩ ከመጣ በኋላ ማድረግ የጀመርኩት። ጫፍ ላይ ሆኖ ታች ፊት ለፊት ሳይሆን ታች መጨረሻ ላይ ሆኖ ግድግዳ ላይ ወደ ወደ መስኮትም ብመለከት በ በመምህሩ አቅጣጫ ስለሆነ። ወደ ኋላ መል የለም ወደ ፊት ለፊት ነው ዝሮ መስኮቱን ፊት ለፊቴ ነው። መምህሩን ፊት ለፊቴ ስለሆነ ሁለቱንም ባይ መምህሩ ስለማይቆጣኝ ስለማያስተውለኝ በዛ ምክንያት መስኮት አካባቢዎች መቀመጥ አልወድም። እንደገና ደግሞ አንዳንድ እንስሳቶች በተለይ ሞቃታማ አካባቢ እንሽ ሽ እንሽላሌቶች ተሳቢ ትላትሎች ምናምን እዛ በመስኮት ስለሚገቡ በጣም ነው ሚያስጠላኝ በመስኮቱ በኩል። አይጠፉም አንዳንድ በደንብ ካስተዋልኩኝ እኔ ደግሞ በጣም አስተዋይ ነኝ እንደዚህ ነገሮች ነፍሳት በጣም ነው የምጠላው በጣም የሚያስጠሉኝ። ተራ ሂጭ ተራ ተራ ቢንቢ ራሱ ታስጠናኛለች በቃ ትንኝ ታስጠላኛለች እና ነፍሳት ሥለ ምጠላ መስኮት አካባቢ መቀመጥ አልወድም። ያስጠላኛል በጣም። በዛ ምክንያት መስኮት አካባቢ በጣም ነው ሚዳብረኝ ከጎን አተቀመጥም። ይሄው ልጅ ህፃን እያለሁ ነበረ ከዛ አስተማሪየ ሲኮረኩመኝ እንደገና ጠለሁኝ። አሁን ላይ መስኮት አካባቢ መቀመጥ ደስ አይለኝም ሰዎች ሲያዩኝ ደስ አይለኝም። ሲያልፉ ሰዎች ማየት ብቻ የሆነ ደበቀ ያለ ነገር ነው እንትን ነው ይሄ እንትን የእትን የእንትን ችግር የአእምሮ ችግር ይሆናል አላውቅም ግን። ደበቅ ያለ ሰው ማያ ማይታይ ሰው ማያይ ቦታ ነው ምወደው እና። መስኮት አካባቢ መቀመጥ

የቪዲዮ ጥሪ አደርጋለሁ። አዎ አደርጋለሁ። ብዙ ጊዜ ቪዲዮ ጥሪ አደርጋለሁ። ምክንያቱም አዛኞቹ ጓደኞቼ በዚህ በስደትም በህጋዊ መንገድም ማለት በስደት ማለት በእግራቸው በመርከብ የሄዱ ብዙ ጓደኞቼ አሉ። እንደገና ደግሞ በአተብታው ሊሆን ይችላል በቤተሰቦቻቸው አማካኝነት ውጪ የሄዱ ብዙ ጓደኞች አሉ። በሁለቱም መንገድ ይሁን ብቻ ውጪ ብዙ ጓደኞች አሉኝ። አብዛኞቹ ጓደኞች ውጪ ናቸው። እና ያው ማገኛቸው በቪዲዮ ነው። የማገኛቸው በቪዲዮ ስለሆነ ብዙ ጊዜ ዋትሳፕ እንደገና ቴሌግራም ቴሌግራም ብዙም አይደለም። ግን ዋትሳፕ ብዙ ጊዜ እናወራለን። እና የቪዲዮ ጥሪ በየጊዜው ነው የማደርገው። በየቀኑ በተለይ ማታ ማታ እነሱ ጠዋት ለኛ ማታ ሲሆን የተለያየ ቦታ አውሮፓና አሜሪካም ስለሆነ ሰዓቱ የተለያየ ሰዓት ነው የሚሆነው እነሱ በሚመቻቸው ጊዜ ነው ብዙ ጊዜ እኔ ኢትዮጵያ ውስጥ ምንም ስራ የለም። እና እንደነሱ በጣም ጥድፍ ያለ ስራ ውስጥ አልሆንም። እነሱ በሚመቻቸው ጊዜ ነው እኔ የማወራቸው። እና የቪዲዮ ቪዲዮ ነው ብዙ ጊዜ የምናወራው ከቻልን ሁላችንም ሰብሰብ ብለን ቪዲዮ ለማውራት እንሞክራለን። ይኸው ኢትዮጵያ ውስጥ ከቀረውት ብቸኛዋ ልጅ እኔ ነኝ። ከእነሱ ጓደኞች ከጓደኞቼ መካከል። እና ዘሮ ኢትዮጵያን ስለመወዳት ነው እን ያልሄድኩት ስለማንኛውም። እና እንግዲህ በቪዲዮ ነው የምናወራው ከጓደኞቼ ጋር እንደገና ደግሞ ስራ በስራ ምክንያት ስራም ብዙ ጊዜ ቪዲዮ ነው። እንደገና እዚሁ ቅርብ ቤተሰብም ቢሆን ቪዲዮ ጥሪ አደርጋለሁ። ማለት እዚህ በሀገር ውስጥ የሆኑ ቪዲዮ እደውላለሁ። ችግር የለብኝ። ጓደኞቼ ቤተሰቦቼ አሁን የወንድሜ ልጅ በጣም ሚጢጢዬ ልጅ አለ በጣም ሚጢጢዬ ልጅ። እና እሱን በቪዲዮ አገኘዋለሁ። ግን እኮ ከዚህ ስንት ሁለት ኪሎ ሜትር ምናምን ርቀት ላይ ነው ያለው። በየቀኑ አገኘዋለሁ። ግን ልጁ በጣም ፍቅር የሚያስዝ ልጅ ስለሆነ በቃ ከዛ በአባቱ ደውዬ አገኘዋለሁ ቪዲዮ ላይ። እና የቪዲዮ ጥሪ አደርጋለሁ። በጣም ብዙ ጊዜ ረጅም ሰዓት በተለይ ከቤቢ ጋር አሁን ካልኩት ከወንድሜ ልጅ ጋር ረጅም ሰዓት ነው ቪዲዮ ጥሪ የማደርገው። ከዛ ውጪ ግን ከሀገር ውጪ ካሉ ጓደኞቼ ጋር እንደዚሁ አረብ ያሉ ዘመዶች አሉኝ። ያው አረብ አገራት እንትን አለ በሰራተኛ የሚሄዱ ዘመዶች ዘመደ ዘመድ የጓደኞቼ እናቶች ምናምን ስላሉ በእነሱንም እንደዚሁ በቪዲዮ ጥሪ ነው የማገኛቸው። እና በጣም ብዙ ሰው በጣም ብዙ ሰው በቪዲዮ ጥሪ አገኛለሁ። እና ቪዲዮ ጥሪ አደርጋለሁ። ግዴታዬ ነው። ማለት ግዴታየ ማለት ጓደኞቼን ለማውራት ግዴታ ይሄ ነው አማራጩ የተሻለ አማራጭ ቢኖር ሄዶ ማግኘት ነው። ሄዶ ማግኘት ደግሞ አይቻልም። ስለዚህ የቪዲዮ ጥሪ ነው ዋናው እና ትንቁ አማራጭ። ስለዚህ የቪዲዮ ጥሪ አደርጋለሁ። ሁለተኛ ደግሞ እነዚህ አረብ አገር ያሉ ዘመዶቻችን እኛ ጋፋ ቤተሰብ ጋር ያሉ እነዚህ ስማርት ስልክ የሌላቸው ቤተሰቦቻቸውን የሚያገኙት በእኔ ስልክ ስለሆነ ብዙ ጊዜ ቪዲዮ ጥሪ ያደርጉልኛል። እና አገናኛቸዋለሁ። እኔም አገኛቸዋለሁ፤ እነሱንም አገናኛቸዋለሁ። በዛ ምክንያት በጣም ረጅም ጊዜ የማሳልፈው እንደውም ከድምጽ ከመሳሰሉት ይልቅ በቪዲዮ ማግኘት የቪዲዮ ጥሪ የማደርገው ነው። እና ረጅም ሰዓት ነው የማወራው። እነዚህ አረብ ያሉት ዘመዶቻችንም ቤተሰቦቻቸውን ረጅም ሰዓት ነው የሚያወራቸው። እና የቪዲዮ ጥሪ አደርጋለሁ።

በስራ ጊዜ እረፍት አደርጋለሁ ብዙ ጊዜ ድካም ድካም ይሰማኛል። እና ድካም ከተሰማኝ ወይ ደግሞ የህመም ስሜት ከተሰማኝ እኔ ስራ አቋርጣለሁ ቅድሚያ ለራሴ ነው የምሰጠው። ቅድሚያ ለጤናዬ ነው ቅድሚያ ብቻ ነገሮች ሁሉ ጫና ከተሰማኝ እኔ ምንም አይነት ስራ ቢሆን አቋርጣለሁ። ምንም አይነት ስራ ምክንያቱም ቅድሚያ ለራሴ ነው። ግን መጀመሪያ ላለማቋረጥ ጤነኛ መሆን ስላለብኝ መጀመሪያ ዝግጁ ሆኜ ነው ወደ ስራ የምገባው። ግን በስራ ጊዜ አንዳንድ ጊዜ እረፍት አደርጋለሁ ቁጭ እላለሁ። ትንሽ አእምሮዬን ዘና የሚያደርጉ ስራዎች በተለይ መጨናነቅ ካለ ስራዎቹ የአእምሮዬን ዘና የሚያደርግ ነገር እንትን እላለሁ። ምግብ ጣፋጭ ነገሮችን ለመውሰድ እረፍት እወስዳለው። እና በስራ ጊዜ እረፍት አደርጋለሁ በጣም ብዙ ጊዜ የማደርገው። ለምሳሌ አሁን ልብስ እያጠብኩኝ በአንድ ጊዜ አልጨርስም ልብስ አጥቤ በአንድ ጊዜ አልጨርስም። ቁጭ ብዬ ትንሽ ተኝቼም ሊሆን ይችላል እነሳለሁ ምግብ እበላለሁ ብዙ ብዙ ነገሮች እያረፍኩ ነው የምሰራው። እና ከቅርብ ጊዜ ወዲህ በረሃ አካባቢ ሄጄ ነበር እና ከዛ ከተመለስኩ በኋላ የመጨረሻ ድካም ስሜት ነው የሚሰማኝ በጣም ሰነፍ ሆኛል። ምክንያቱን አልገባኝም። መጥቼ ለምን እንደ እዛ እሽ ሙቀት ስለሆነ ነው በጣም ድካም ድካም የሚለኝ የነበረ ስራ መስራት ያቃተኝሽ? እዚህ ተመለስኩ እዚህ ኖርማል ነው አየሩ ሰላም ነው። እና ለምን ወደ እንደ ድሮ የእንቅስቃሴ እንደማይሆን አልገባኝም። ግን ከዛ ሀገር ከተመለስኩ በኋላ በጣም በጣም ነገሮች ሁሉ ይከብዱኛል ስራ ረጅም ሰዓት መስራት አልችልም። ረጅም ሰዓት መቆም አልችልም። እያረፍኩ ነው እየሰሩ ያለሁት እና ይሄ። ከ ማለት ተፈጥሮዬ ሳይሆን ከቅርብ ጊዜ ወዲህ። በጣም ከፍተኛ ሙቀት ያለበት አካባቢ ደርሼ ከመጣሁ በኋላ እንደዚህ አይነት በስራ ጊዜ እረፍት ማድረግ ጀመርኩት ማለት ነው። እንጂ በፊት ላይ ከመሄዴ በፊት የነበረኝ ህይወት ምንድነው? ስራ ሳልጨርስ በጭራሽ በጭራሽ ማረፍ ደስ አይለኝም። መብላት መጠጣት ምናምን የሚባለውን ነገር ማሰበው ስራ ከጨረስኩ በኋላ ነው። ቀኑን ሙሉ ልብስ ሳጥብ እዉላለው የችግር የለብኝም የነበረ። ግን እዚህ በረሃ ደርሼ ከመጣሁ በኋላ ልብስ ለማጠብ ተኝቼ ተነስቼ ቁጭ ብዬ ምግብ በልቼ ስንት ጊዜ እረፍት እያደረኩ ነውና። ከቅርብ ጊዜ በኋላ የመጣ ማንነት ነው በስራ ጊዜ እረፍት ማድረግ እና ያው የሞከርኩ ነው ህክምናን ለማግኘት የሞከርኩ ነው። ምንድነው ነች ምንድነው ችግሬ? ምንድን እንደሆነ ችግር ለማወቅ እየሞከርኩ ነው። ግን እስካሁን ድረስ መጾምና በስራ ጊዜ እረፍት ማድረግ አለመጾም በቃ ጾም ሰዓት እና መጾም አቆሚያለሁ እንደገና ደግሞ በስራ ጊዜ እረፍት ማድረግ ጀምሬያለሁና ግራ ገብቶኛል። ቶሎ እየደከመኝ ነው ያለው። ምንም ስራ ሳልሰራ ሁሉ ይደክመኛል አንዳንድ ጊዜ እና ይሄ ሙቀት ይሄ በረሃ ምን እንዳደረገኝ አልገባኝም

በእጅ መሸመን አላውቅም። እኔ አላውቅም አጋጥሞኝ አያቅም አሉ ሸማኔዎች አሉ ራሳቸውን አሉ የሆነ ማህበረሰቦች ናቸው። እኔ መገሌ ሳልፍ የሆነ ሽመና ቤት አያለሁ። ግን በእጄ ሸምኜ አላውቅም እና መሸመን አላቅም ማለት እንደሚሸመን አቃለሁ ግን እኔ በእጅ ሸምኜ በእጄ በራሴ እጅ ሸምኜ አላውቅምና ይኸው መሞከር እፈልጋለሁ ግን ስልጠና ነው ያለው ለስልጠና ደግሞ ገንዘብ ግዴታ ያስፈልጋል እና ሁሉንም ለመሞከር ግዴታ የከፈልኩ መሆን የለበትም። እንደዚህ ማግባባቸው ማቃቸው ሰዎች ካሉ በእነሱ ለመሰልጠን እሞክራለሁ። አለበለዛ ግን ግዴታ አይደለም እና በጅ መሸመን ሲሸምኑ እኔ ግን ሸምኜ አላውቅም ድሮ አያቶቼ ምናምን ራሳቸው ነበሩ የሸመኑ የሚለብሱ እና ከእናቴ ቤት የሆነ ትልቅ እቃ አለ የአያቶቼ በጣም ትልቅ እቃ አለ በእጃቸው መሸመኑበት ማለት ነው። ግን ድሮ ነው። ድሮ ድሮ ነው እናቴ ራሱ አትችልም። አሁን ላይ ዝም ብሎ ነው እቃው የተቀመጠ እና እና አሁን ላይ እንትን የሚሉት ብዙ ጊዜ ሸማኔ አሁን እኛ የምናውቃቸው ሰዎች እስር ቤት ምናምን ያሉ ሰዎች ናቸው። ማረሚያ ቤት ያሉ ሰዎች ናቸው አንትን የሚሉት የሚሸምኑ የሚባሉት እንጂ እና የሆነ ማህበረሰብ አለ መሰለኝ እኔንጃ አሁን ከከተማ ላይ እንኳን በዘመናዊ መንገድ ሳይኖር አይቀርም ግን በእጅ መሸመን እኔ አላቅም አይቼ አላቅም። መንገድ ላይ ግን ሳልፍ የሆነ እቃውን አየዋለሁ ሰዎች ሲሸምኑ አያለሁ ነበር ምናምን እናሰነጥናለን የሚል እኔ ግን በእጄ ሸምኜ አላውቅም።